መጽሐፍ ማንበብ የምን የምወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍት እፈልጋለሁ ታሪኮች አደም ይከፍታሉ ምናባዊ ቦታዎች እጎበኛለሁ። አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍት ያልቃሉ ሌሎች ይስቃሉ። ደራሲዎች ብልህ ናቸው። ቃላቸው ልብ ይነከ ይነኩታል። ምሽት ላይ ከመተኛቴ በፊት አነበ አነባለው። ቤተ መጽሐፍ መሄድ እወዳለው። መጽሐፎች ጥበብ ይሰጣሉ። የተለያዩ አስተያየቶችን ማንበብ አእምሮ ያሳድጋል።

ልብስ የማጥብበት ቀን ሁሌ ረቡዕ ነው ቆሻሻ ልብሶችን አጥባለሁ። በቀለም አለ እለያያለሁ። ነጭ እና ቀለማት የተለያዩ ናቸው። ማሽጤን አጥቤ እያምኛል። መሸት መረጃ አስፈላጊ ነው። ደረቅ ሳይሆን በገመድ ላይ እሰቅላለሁ። ፀሀይ ያደርቃቸዋል። ሽቶዋቸው ደስ የሚል ነው። ከደረቁ በኋላ እቀብላለሁ። አንዳንድ ልብሶች አለ በድ ባለው ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌ ማድረግ አለበት።

ይህ አፈጻጸም ግምገማዬ ዛሬ ነው። ትንሽ ትጉህ ይሰማኛል አለቃዬ ከእኔ ጋር ይቀመጣል ይሄ የማለፍ ሰባት ወራት እንገማገማለን። ምን ጥሩ ሰርቻለሁ? የት ማሻሻት እችላለሁ? አዎንታዊ አስተያየት ተስፋ አደርጋለሁ። ግን ተገን የሆኑን ነገሮችም ሊኖሩ ይችላሉ። አመሰግናለሁ እናእቀበላለሁ። ግቦች ለሚቀጥለው ጊዜ እንዘጋጃለን። የ ደሞዝ ጭማሪ ሊኖር ይችላል? ወይ ምናልባት አዲስ ሚናዎች። ይህ እድገት ይህ የእድገት እድል ነው። ከእርሱ መማር እፈልጋለሁ። ግልጽ ግንኙነት አስፈላጊ ነው። በስራዬ ለመሸሻል ቆርጌለሁ።

ቡና ለእኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣላው ለቡናው ሽታ ብቻውን ያስደስተኛል። በቤታችን በኋላ ቡና እናዘጋጃለን። በመጀመሪያ እናነሳዋለን ከዚያ እንፈጨዋለን። ጀበና ውስጥ እናፈለዋለን ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው የቡና ሽታ ቤቱን ሊሞላ ሊል ሲል በጣም እወዳለሁ። ቡና ያለበት ቀን ጥሩ ቀን። ይህ የእለት ተእለት ልማድ ነው።

ከስራ በኋላም መራመድ እወዳለው አካሌ እንቅስቃሴ ያስፈልገዋል በአካባቢው ዙሪያ እራመድአለው አየሩ በጣም ቀዝቃዛ ነው። ሰዎች እየተመለሱ ነው ልጆች እየተጫወቱ ናቸው። ወፎች ወደ ጎጆዋቸው ይሄዳሉ ፀሀይ እየጠለቀች ነው። ሰማይ ቀይና ቦርትካናማ ይሆናል ይህ የእረፍት ጊዜ ነው። አእምሮዬ ይረጋጋል። ስለነገ ማሰብ ጀመርኩኝ ድንገት ይሰማኛል። መራመድ ጤንነት ይሰጣል።

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየእሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል ውዳሴ ሰላም ያስገኛል። በቤት ውስጥም እጸልያለሁ ጠዋት እና ምሽት እንዘክራለን የእምነት መጸሃፍ አነባለሁበጾም ግዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል እግዚያብሄር ላይ እተማመናለሁ